ማንቂያ ሰዓት ትጠቀማለህ? የሚለው አዎ እጠቀማለሁ ጠዋት ወደ ስራ ስንነሳና ደግሞ ከሰአት ትንሽ ከስራ መጥቼ አርፌ የተወሰነ ስናፕ ትንሽ ትንሽ እንቅልፍ ወስጄ የምንነሳ ለማንሳት የማንቂያ ሰዓት እጠቀማለሁ በእነዚህ ሁለት ብቻ ነው የምጠቀመው

በቤት ውስጥ ወይም በውጭ መሆን ትመርጣለህ የሚለው? በርግጥ ሁለቱም ነው የምመርጠው። አብዛኛው ጊዜ በውጭ ከስራ አኳያ ከሌሎችም ምናምን የተለያዩ ስራዎች አንፃር ያው ውጪ ነው የምሆነው። በቤት ውስጥ ግን ያው ቅዳሜና እሁዴ ቅዳሜ እሁድ በብዛት ቤት ውስጥ ነው የምመርጠው።

የምትወደው መተግበሪያ ምንድነው? የሚለው የምወደው የመተግበሪያ ያው አብዛኞቹ ለስራ የምንጠቀምባቸው ለቪዲዮ ግራፊክ ለኦዲዮ ምናምን እነዚህ እንደገና ሌላኞች ከምወዳቸው የመተግበሪያ አይነቶች ደሞ ያው እንግዲህ ለጌም ጨዋታ የምንጠቀምባቸው የመተግበሪያ አይነቶች እወዳቸዋለሁ።

የስልክ ካሜራ ትጠቀማለህ? የሚለው አዎ እጠቀማለሁ የስልክ ካሜራ ፎቶ ለማንሳት አንዳንድ ቪዲዮዎችን ለመቅረጽ ሌላ ከቪዲዮ እና ከምናምን አንፃር ደግሞ ያው በብዛት ለዛ ናቸው ያው የስልክ ካሜራ ምጠቀመው ማለት ነው

የተበላሸ ነገር ማስተካከል ትችላለህ? አዎ እችላለሁ። በሁለት ነገር ነው አንደኛው ዝም ብሎ ብልምድ የያዝኩት ነገር አንዴ የተበላሸ ቤት ውስጥ ካለ አንዳንድ እንደ ምድጃ አንዳንድ ስራው የቤት የተበላሸ በር ከሆነ አስተካክላለሁ፤። ከዛ ውጪ ደግሞ በሙያየ ደግሞ ያው አንዳንድ የኮምፒውተር ሜንቴናንስ የሚያስፈልጉ ነገሮች ደግሞ የተበላሸው ካለ ላፕቶፕ ምናምን አስተካክላለሁ።

የቪዲዮ ጥሪ ታደርጋለህ የሚለው ይወሰናል በየእንትኑ አጠቃቀሙ ነው። ለምሳሌ ያው የቪዲዮ ጥር የሚደረጉ አብዛኛው ጊዜ በእንደዚህ የሶሻል ሚዲያ ቴክኖሎጂ ዋትሳፕ ቴሌግራም እና ሜሴንጀር ምናምን አዎ የቪዲዮ ጥሪ አደርጋለሁ። ከዛ ውጪ ግን ሌላ አላደርግም

አዎ በመስመር ላይ እማራለሁ በመስመር ላይ ብዙ አይነት የኮርስ አይነቶች የትምህርት አይነቶች አሉት ስለዚህ በእነዚህ በምፈልግባቸው የትምህርት ሄራዮችን እየገባሁኝ የመስመር ላይ አክሰስ ተደራሽ ነው ባገኟቸው በመስመር ተጠቅሜ እማራለሁ ብዙ አይነት ኮርሶች እማራለሁ።

በድን ቋንቋ ታምናለህ? የሚለው በእውነት ለመናገር ትንሽ ጥያቄ ጥያቄው ግልጽ አይደለም በድን ቋንቋ ታምናለህ ለሚለው ግን ያው በደፈናው ግን ያው እጅስ አላውቀውም ነው መልሴ አላውቀውም

የአትክልት ስራ ታደርጋለህ? የሚለው እኔ የአትክልት ስራ አላደርግም ያው የኛ ሰፈር ወይ ደግሞ በቤት ውስጥ የሚደረጉ የአትክልት ስራዎችም ቢሆኑም ያው ባለቤቴን የተወሰነ የውሃ ማጠጣት ምናምን እንጂ ብዙ የአትክልት ስራ እኛ ጋር የለም።

በመስመር ላይ ቪዲዮ ትመለከታለህ የሚለው አዎ እመለከታለሁ። በተለይ ደግሞ በዩቲዩብ የዩቲዩብ በተለያየ የዩቲዩብ መስመር ላይ በመስመር ላይ አንዱ ስም የሚሰጡን ያው ዩቲዩብ ነው በዩቲዩብ የተለያዩ ቪዲዮዎችን እመለከታለሁ በሌሎች የኦንላይን መስመር ላይ የሚሰሩ ደግሞ የተለያዩ እንደነ ያው ኮርሴራ የተለያዩ የመስመር ላይ ኮርሶችን ማቴሪያል ዴሊቨር የሚያደርጉ አጫጭር ኮርሶችን የሚሰጡ የመስመር ላይ እዛ ላይ ቪዲዮ እመለከታለሁ ከዛ ደግሞ የተለያየ ዩኒቨርሲቲዎች ወይ ደግሞ የሀገር ውስጥ እና የውጪዎች በራሳቸው ድረገጽ ላይ የሚለጥፉት የቪዲዮ የተለያየ ቪዲዮ አይነቶችን እዛው እሱም ደግሞ በመስመር በመስመር ላይ የሚለቁት ቪዲዮ እመለከታለሁ ብዙ ጊዜ እመለከታለሁ ለማለት ነው

የቀን መቁጠሪያ ትጠቀማለህ? የሚለው አዎ እጠቀማለሁ በእያንዳንዱ ቀኔ በእያንዳንዱ የስራ ሰዓት የምጠቀመው የቀን መቁጠሪያ አለ ማለት በዛ ልክ ነው። የቀን የቀን ቀን ስራዬ እቅድ እማወጣው በዛ ቀን የቀንመቁጠሪያ ነው

በስልክ ገንዘብ ትልካለህ? የሚለው አዎ በእኛ ሀገር ከእኛ ቴክስት ኮንቴክስት አንፃር የተለያዩ የኦንላይን ወይ ደግሞ የዲጂታል መላላኪያ አለ እንደ ቴሌብር እንደ ሲቢኢ ብር ስለዚህ በቴሌብር ወይ ደግሞ በሲቢኢብር በሞባይሌ በስልክ ተጠቅሜ ማስተላለፍ እችላለሁ

ያው ዋይፋይ ትጠቀማለህ ለሚለው? አዎ። ቤት በርግጥ ቤት ውስጥ ዋይፋይ የለኝም። ግን በስራ ቦታ በተለያየ ከስራ ውጭ ከቤት ውጭ አሉ የተለያዩ የዋይፋይ አገልግሎት ውጤት ግን እጠቀማለሁ። ከዚህ አንዱ አንድ በካፌ ነው። ሁለተኛ በስራ ቦታ ነው። ሶስተኛ በመዝናኛ ቦታዎቹ ያው የዋይፋይ የአገልግሎት

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ያው እሱ ይለያያል እንደየሰው ባህሪ ነው የምንለያየው። ግን አብዛኞቹ ከአብዛኞቹ ከስራ ባልደረቦቹ ጥሩ ግንኙነት ያለኝ የተወሰኑ ከራሳቸው ባህሪየ አንፃር ያው ፖዘቲቭ እና ኔጌቲቭ የምናያቸው ነገሮች ስላሉ።

የምትወደው ሽታ ምንድነው? የሚለውን በርግጥ በሽታ አይነት ብዙ ሽታ አልጠቀምም። ያው ይሄ የወንዶች ሽታ አለ። ከዛ ውጪ በአትክልት የሚመረቱ እንጂ ብዙ ሽታ አልወድም። እኔ

ማብሰል ትችላለህ? ለሚለው አዎ እችላለሁ። ማብሰል ማለት በተለያየ መንገድ ነው። ያው ምግብ ማብሰል እችላለሁ በምግብ አይነት ማብሰል ፓስታና መኮሮኒ ማብሰል እችላለሁ እንደገና ደግሞ የጦጥቆ በእኛ ጠጥቆ የሚባልም እሱም ያው ማብሰል እችላለሁ

ማታ በምን ሰዓት ትመገባለህ ለሚለው? ያው በማታ በእኛ ሰዓት በእኛ ኮንቴክስት አንፃር ወደ ማታ ከአንድ ሰዓት ከአንድ ሰዓት እስከ ከሁለት ሰዓት ያለው ነው። አንዳንድ ጊዜ ደግሞ አምሽቼ በምመጣቸው ሰዓት ከሆነ ደግሞ ያው ከሁለት እስከ ሰዓት ነው የምመገበው ማለቴ ነው

የክላውድ ማከማቻት ትጠቀማለህ? የሚለው አዎ እለውጣለሁ እርግጥ የብዙ አይነት የክላውድ ማከማቻት አጠቃላይ። ይጠቅማሉ ከዛ እኔ የምጠቀመው የጎግል ክላውድ ነው። ጎግል ክላውድ እና በተለያየ መንገድ የነዚህ ኤክሴል ሽት የወርድ ሽት እና የተለያዩ ሽቶችን እጠቀማለሁ

ስራህን ትወደዋለህ? የሚለው አዎ በጣም በጣም ነው ስራዬን የምወደው ምክንያቱም ያው ፍልጌ ፈቅጄ የገባሁት ስራ ስለሆነ በጣም ነው የምወደው ስራዬን። ያው ከዛ በትርፍ ሰዓት አንዳንድ የምወዳቸው ስራም ሊኖር ይችላል ግን የራሴ ነው ዋናውን

በጀት ታስተዳድራለህ? የሚለውን ከምን አንገል ነው ያው በስራ በድርጅት ምናምን አይነት ከሆነ በጀት ከሆነ ያው በስራ ላይ የተያያዘ አላስተዳደርም ቤት ውስጥ ከቤት ውስጥ አንፃር ከሆነ ግን የቤት ውስጥ በጀት ያው እኔ ራሴ ነው የማስተዳድረው ማለት ነው

መስኮቱን ክፍት ትተወዋለህ እሚለው ነገር አንዳንዴ ይለያያል ወደ ስድስት ሰዓት ሙቀት በሚሆን ሰው በሚበዛበት ሰዓት ቤት ውስጥ ምናምን ሳለ። ያው ክፍት እተወዋለሁ። ግን ወደ ማታና ጠዋት ግን ያው መስኮቱን ክፍት አላደርገውም እዘጋዋለሁ ማለት ነው

ሽማግሌዎችን እንዴት ታከብራለህ? የሚለውን በርግጥ በብዛት ሽማግሌምም ማክበር ሰባዊነትም ሞራላዊም ነው ስለዚህ የማከብረው አንዳንዴ መንገድ ላይ ሳገኛቸው ቀድሜ አሳልፋቸዋለሁ ያውን ሸክም ሲነራቸው ደግሞ ያው የተወሰነ ሸክማቸውን ሸክማቸውን አግዛቸዋለሁ እና የተለያየ የራሱ የማግዛቸው መንገድ

እቤት ውስጥ ምን አይነት የቤት እቃዎች አሉ? የሚለውን ያው የመጀመሪያው ሶፋ አለ ከዛ አርማዲዮ አለ። ከዛ መቀመጫ አለ እንደገና ደግሞ የወጥ መስሪያ አሉ ስቶቮች አሉ። የእንጀራ የሚጋገርበት መውቀቁም አለ የተለያዩ ሌሎች ጥቃቅን እቃዎችም አሉት።

ሳኖችን እንድታጥብ ትወዳለህ? የሚለውን አብዛኛው ጊዜ ሳኖቹን የምታጥበው ያው ማጠብ የምትወደው ያው ምስቴ ነች ምስቴ ነች የምታጥበው እኔ ብዙ ማጠብ አልወድም ግን ያው ሚስቴ በማትኖርበት ሰዓት ደግሞ እኔ እኔ ራሴ የማጥብበት ጊዜ አለ ማለቴ ነው

በድን ቋንቋ ታምናለህ የሚለው ያው በድን ቋንቋ ታምናለህ? ብዙም ለኔ ግልጽ አይደለም ግን። በድንቋንቋ ታምናለህ? እኔ በተረዳኝ ያው አላምንም። አላምንም በዛ በድንቋንቋ ቋንቋ በሚለው ነገር አላምንም።

ኮፍያ ማድረግ ትወዳለህ የሚለውን ኮፍያ እውነት ለመናገር ብዙ ኮፊያ ማድረግ አልወድም። ያው የራሱ የራሱ እንትን ተጽዕኖ ስላለው ክፍያ ሳደርግ ያው የፀጉሬንም መጠን ይቀንሳል። ግን ያው አስፈላጊ ፀሀይ ነው ሲሆን አስፈላጊ እንደሆነ አውቃለሁ

ዶሮ አለህ ለሚለው ጥያቄ የለኝም። ያው እንግዲህ ዶሮ ማለት ዶሮ የሚገዛው ያው አመት በዓል ምናምን ሲሆን ብቻ ነው ደሮ የምንበላው እንጂ ከዛ ውጪ ዶሮ የለኝም። ምናልባት በእነዛ የሚያባዙ የማባዣ ዶሮዎቹ። እዛ ላይ ነው አብዛኛው የሚሆነው

ኢንተርኔት አለህ? የሚለው አዎ የሁለ ሞባይል ዳታ ከሆነ የሞባይል ዳታ በሞባይል ዳታ ኢንተርኔት አለኝ። በስራ ቦታ ደግሞ ያው የኔትወርክ የሌላ የኢንተርኔት እና እንደገና ደግሞ የዋይፋይ አገልግሎት ተጠቅሜ ኢንተርኔት እጠቀማለሁ። ስለዚህ ኢንተርኔት አለኝ ለማለት ነው። እጠቀማለሁ ማለት ነው

በስርዓት ታስቀምጣለህ የሚለው አዎ ማለት የተለያዩ ነገሮችን በስክዥብራን እቅድ ታወጣና ከዛ ልክ የራሳቸውን እስኪደርስ። በስርዓት አስቀምጥላቸዋለሁ፤ የተለያየ መጽሐፎች የተለያየ እቃዎች ልብሶች ምናምን ሁሉ በስርዓት አድርጌ ነው የማስቀምጣቸው ቤቴ ውስጥ ማለት ነው። በስራ ቦታም እንደዛ ማለት ነው

እሳት ለማንደድ ምን ትጠቀማለህ የሚለው ያው እሳት በተለያየ መንገድ ነው የሚነደው። አንደኛ ቤት ውስጥ በክርቢት ለኩሰህ ለአንዳንድ ለምግብ መስሪያ ለማብሰያ ምናምን ትጠቀማለህ። ሁለተኛ ሻማ ለማብራትም ያው እሳት ትጠቀማለህ። እንደገና ደግሞ መብህ ለተለያዩ ያው እሳት ለማንደድ እሳት ለማንደድ የተለያዩ መንገዶች ይጠቀማሉ ክርቢት ስቶቭ። እንደገና ደግሞ ሌሎች ማቀጣጠያ ይጠቀማሉ።

ምግብህን ለሌሎች መከፈል ትወዳለህ የሚለው? አዎ ባለኝ ምግብ ለራሴ አድርሼ የተቀረ ምግብ ከሌሎች ደግሞ ለሌሎች ጕደኞቼ እና ቤት ውስጥ ጎረቤቶች ምናምን ካሉ ለዚያ አቅም የአቅም ያነሳቸው። በዚያ ልክ የቀረኝ አካፍላለሁ ካለኝም ቀንሼ የማከፍለው ሰዓት አለ ማለት ነው

በመታጠቢያ ቤት ውስጥ ትዘምራለህ? የሚለው እውነት ያው መዘ ትዘምራለህ በ በ በ ሃይማኖት አይነት ከሆነ ያው በመታጣቢያ ቤት መዝሙር አይዘመርም። በመዝሙር በዘፈን መልክ ግን ያው የዘፈን እየሰማ መታጠቢያ የምትጠቀምበት ሰዓት አለ። ግን ለአሁኑ ግን ቤት ውስጥ በመታጠቢያ አልዘምርም

የሸክላ እቃዎች ትጠቀማለህ የሚለው? አዎ። የሸክላ እቃዎች እጠቀማለሁ አብዛኛው ጊዜ የሸክላ አቃወች ቤት ውስጥ እምንጠቀመው ለልብ። ለወጥ ለወጥ መስሪያ ለተለያዩ የስራዎች ለምሳሌ ሽክላ ጀበና አለ ቡና ለማፍሊያ። እንደገና እንስራ አለ እንደገና ደግሞ እሱ ለማስቀመጫ እንስራ ደግሞ ወጥ ለመስራት በብዙዎቹ ሁሉ እንጠቀማለን

ገንፎ ትበላለህ? አዎ በጣም ከምወዳቸው የምግብ አይነቶች አንዱ ገንፎ ነው ስለዚህ በርግጥ እኛም በብዛት የምንበላው ምግብ እንጀራ ነው ግን በግሌ ግን በጣም ከምወዳቸው ገንፎ ነው ስለዚህ በወር ወይ በሳምንት አንዳንዴ ደግሞ በሁለት ሳምንት ምናምን ጎንፎ የምበላበት ሰዓት አለ